እሺ ይሄ ደግሞ በቀን ስንት ሰዓት ስልክ ትጠቀማለህ ነው የሚለው? እንግዲህ እንደ ሁኔታዎቹ ነው ስልክ ትጠቀማለህ ሲባል ኦንላይን መስራት ነው ወይንስ ደግሞ ስልክ ደወል ደውሎ ማናገር ነው ወይንስ የተለያዩ ሁኔታዎች አሉ። ስልክ ደውሎ ማውራት ከሆነ ብዙ አልጠቀምም። ግን ስልክ ስክሪን ላይ የማባክነውን ጊዜ ሰዓት ከሆነ ግን ምናልባት ወደ በቀን ውስጥ እስከ ስምንት ሰዓት ምናምን የስልኬን ስክሪን እጠቀማለሁ በተለያዩ ለስራም ይሁን ለተለያዩ ጉዳዮች ስልኬን ምናልባት እስከ ስምንት ሰዓት ያክል እጠቀማለሁ። በቀን ውስጥ